አዎ ዘመኑ ረቋል እንደ ድሮ አይደለም እና ብዙ ነገሮችን ለመላላክ ለመግዛት የተለያዩ ነገሮችን ለመቀየር በገንዘብ ነው በስልኬ ነው ገንዘብ የምልከው አሁን ዘመኑ ቀሏል ባንክ መሄድ የተለያዩ ጉዳዮችን ለማስጨረስ ካልሆነ በስተቀር ባንክ መሄድ ግዴታ አይደለም አሁን ላይ በስልኬ ነው ገንዘብ የምልከው። በስልኬ ነው የምቀበለው። በስልኬ ነው የምከፍለው።